በጂ ታጥባለህ አዎ አጥባለሁ ልብሴን በደንብ ነው በጅ ማጥበው ምክንያቱም በጅ እንግዲህ ተለያዩ ስራ ኑሬ ተለያዩ ቦታዎች ኑሬ ስመጣ ልብሴን አጥባለሁ። ምክንያቱም አብዛኛውን ጊዜ እኔ እንዳለሁበት አብዛኛው ማህበረሰብ ልብሱን የሚያጥበት በጁ ነው ምክንያቱም ማሽን የተለያዩ ነገር በጅ የምናጥባቸው ማሽኖች። የሉም ስለዚህ አብዛኛው ማህበረሰብ የሚጠቀመው ልብሱን የሚያጥበት በእጁ ነው ማለት ነው። ስለዚህ እኔም ልብሴን የማጥበው በእጅ ነው በእጅ ማጥብ ደግሞ ብዙ ተቀሜታ አለው። ወዲህ ሰውነታችን እንቅስቃሴ የተለያዩ ስፖርት ነቦች ብዙ ዕውቀቶች እናገኛለን። ከዛ በመቀጠል ልብስ ስናጥብ በማሽን የሚታጠበው እና በእጅግ የሚታጠበው ልብስ በጣም ልዩነት አለው። በማሽን የሚታጠበው ልብስ ቶሎ የመቀደድ ማሽን የመፈቅፈቅ የተለያየ ባህሪያቶች ሊኖሩት ይችላሉ። ግን በእጅ የሚታጠበው ልብስ ግን የራሱን ከለር እንደያዘ ወይም የራሱን እንትን አቅም እንደያዘ አቅሙ ሳይጎድል የተለያዩ ነገሮች እንትን ሳይሉት የሚታጠብበትና ጥሩ ሁኔታ እንትን የሚልበት ሁኔታ አለ። ስለዚህ እኔም ልብሴን በደንብ ነው በእጄ ማጥበው። ሁሌም አጥባለሁ እንዲሁም በቃ ሁሌ ልብሶችን የማጥበውን የማዘጋጃቸው በእጄ ነው ማለት ይቻላል። ምክንያቱም ማሽን ስለሌለ በእጃችን ነው አብዛኛው የምንጠቀመው